የጨረቃ ብርሃን ትወዳለህ ነው የሚል ጥያቄው? የጨረቃ ብርሃን ምሽት ላይ በሚኖርበት ሰዓት በጣም ውብ የሆነ እይታና በጣም ደስ የሚል ማራኪ የሆነ ውበት አለው። ስለዚህም እኔ በጨለማ በሚለው የጨረቃ ብርሃን በሚኖርበት ሰዓት ብዙ ጊዜ በጣም ደስ ይለኛል እወዳለሁ

የምትወዱት ምግብ ምንድነው? ለሚለው ጥያቄ እኔ የምወደው ምግብ በጣም ደስ የሚለኝ ብዙ ጊዜ። ባህላዊ የሆነ ምግብ ነው እንዲሁም በሀገራችን በጣም ተወዳጅ ተወዳጅ ተወዳጅ የሆነ ምግብ ነው። ዶሮ ወጥ የዶሮ ወጥ በጣም ደስ ይለኛል። ትራዲሽናል የሆነ ኢትዮጵያን ፉድ ነው በጣም ምርጥ እንግዲህ ብዙ የውጭ ሀገር ዜጎች በጣም የሚወዱት ሲሞት ወደ ሀገራችን በሚገቡበት ሰዓት በጣም ብዙ ጊዜ የሚጠቀሙት የትራዲሽናል የሆነ በጣም ታዋቂ የሆነ ምግብ ነው ማለት ነው። ዶሮውት በጣም እወዳለሁ።

ምን አይነት ቦርሳ ትጠቀማለህ የሚል ጥያቄ ነው የተነሳው? እኔ የምጠቀመው ቦርሳ ብዙ ጊዜ ትንሽ ሆኖ ትንሽ የሆነ ቦርሳ ማለት ጊዜያዊ ልብስ የምቀያይርባቸው ቦርሳዎች አሉ በዋናነት ልብስ የምቀይርበት ተቀያሪ የሆኑ ልብሶችንም የምይዝበት ቦርሳ አለ። በዋናነት ደግሞ ትልቅ ቦርሳ ሙሉ እቃዬን የሚይዝበት ቦርሳ አለኝ ማለት ነው። ምክንያቱም በቅርብ ሎከር ወይም ሳጥን በማላገኝበት ሰዓት ብዙ ጊዜ ቦርሳውን ቦርሳዬን እንደ ሎከር ወይም የልብስ ማስቀመጫ ስለምትጠቀመው ትልቅ ቦርሳ ይዛለሁ ማለት ነው። ከእሱ በተጨማሪ ደግሞ ግዛዊ የሆኑ ልብስ ለመቀየር የምጠቀምባቸውን ትንሽ የሆነ ቦርሳ እጠቀማለሁ

አዲስ አመትን እንዴት ታከብራለህ? አዲስ አመት እንዴት ነው የማከብረው አዲስ አመት የሚከበረው በእኛ አካባቢ። እንደሚታወቀው ሀገራችን ኢትዮጵያ አስራ ሶስት ወር ባለጸጋ ሀገር ናትና አዲስ አመት የሚከበረው መስከረም ላይ መስከረም አንድ ቀን ይከበራል ማለት ነው። ያው ስለዚህ አዲስ አመት በጣም በደማቁ ደስ በሚል ሁኔታ። ወዳጅ ዘመድ በተሰበሰበበት የሚከበር እጅግ ድንቅ የሆነ በጣም በጉጉት ብዙ ህዝብ ወይም የሀገራችን ዜጎች በጉጉት የሚጠብቁት ድንቅ የሆነ ባል ነው ማለት ነው። ሀገራችንም ከምታከብራቸው ሀገር አቀፍ ወይም ሀገር አቀፍ በዓላት መካከል አንዱ ነው። ስለዚህ እሱን ከቤተሰብ ጋር ከወዳጅ ዘመድ ጋር በመሰብሰብ አብረን እናከብረዋለን ማለት ነው። ይሄ በሚሆንበት ሰዓት እንግዲህ ሁሉም ሰው ሩቅ የነበረ ዘመድ አዝማድ ይሰባሰባል እነሱ ይመጣሉ ማለት ነው። ቤተሰብ በመምጣት ሁሉም ሰው አንድ ላይ ተሰባስቦ በደስታ በፍቅር በአንድነት በመቻቻል በመፈቃቀር በመተባበር አዲስ እቅዳቸውንም የሚያወጡበት አዲስ መልካም አመት የሚያከብሩበት ስለሆነ እሱን ከቤተሰብ ጋር ተሰብስቦ እናከብራለን ማለት ነው። ሩቅ ቦታ ያሉ ዘመዳትም ዘመዶችም ይመጣሉ አብረን ሆነን እናከብራለን ሁለተኛው እንግዲህ ፈረንጆች የሚያከብሩት የጇናሪ የሚከበረው አዲስ አመት ነው ማለት ነው። እሱን ደግሞ የምናከብረው ውጭ ሀገር ያሉ ለምሳሌ ወደ አሜሪካ የሚኖሩ ወደ ራሺያ ወደ ኢንግላንድ ኢሮፕ ውስጥ በተለይ ከካናዳ ወደ ጀርመን ወደ ኔዘርላንድ ወደ ኖርዌይ ወደ ዴንማርክ እንዲሁም ደግሞ ወደ ላቲን ወደ አርጀንቲና ብዙ የሚኖሩ የሀገራችን ተወላጆች ለእነሱ መልካም ምኞት የምንገልጽበት አመት ነው። ማለት እነሱ እዛ ሆነው በደንብ በዓሉን እንዲያከብሩ መልካም ምኞታችንን እናቀርባለን። አመታቸው የተሳካ ውጤት የሚሰሩበት እቅዳቸውን የሚያሳኩበት አዳዲስ እቅዳቸውን ነድፎ እሱን እቅድ ለማሳካት ደግሞ ቁርጠኛ ሆነው የሚቀጥሉበትን መልካም ምኞት የምንመኝበት አመት ይኸው ጇንዋሪ አንድ ወይም ጥር አንድ ፈረንጆች የሚያከብሩት በዓል ነው ማለት ነው። በውጭ ሀገር ያሉ ዘመዶቻችንን እንኳን አደረሳችሁ እንኳን ለዚህ በዓል እንኳን ለአዲሱ አመት አድረሳችሁ ብለን እናከብራለን ማለት ነው። እኛ በአካባቢያችን ስለዚህ በዋናነትህ ግን ባዓልን የማከብረው እኔ ወይም አዲስ አመትን የማከብረው መስከረም አንድ ቀን ከቤተሰብ ጋር በመሆን ሀገራችን ኢትዮጵያ እንግዲህ መጀመሪያም እንዳልኩት በጣም ታዋቂ የሆነ በዓል የምታ ማለት ነው በሀገራችን ኢትዮጵያ አዲስ አመት ስለዚህ ከጓደኞቼ ጋር በመሆን ከወዳጅ ዘመድ ጋር በመሆን አከብራለሁ ማለት ነው። እንግዲህ ሌላ ቦታ ያሉ ደግሞ ወደ ውጭ ያሉትም እነሱ ደግሞ ለእኛ ወይም ለኔ መልካም ምኞትን ይገልጹልናል። ሀገር ውስጥ ላሉ ወዳጅ ዘመዶቻቸው ደግሞ ማድረግ የሚገባቸውን ለአዲስ አመት ስጦታዎችን በመቀበል አዳዲስ ምኞቶችን በተለይ ለወዳጅ ዘመዶቻችን ምኞት መልካም አዲስ አመት ምኞትን ዘመኑ የተስፋ የፍቅር የአንድነት እንዲሆን የብልጽግና እንዲሆን የመከባበር እንዲሆን የመቻቻል እንዲሆን የምናደርግበት አመት ነው ማለት ነው። እንዲሆን የምንመኝበት ጸሎታችንን ምናሳር እንትን የምናቀርብበት አመት ነው ማለት ነው። እንግዲህ እቅዳችንን ደግሞ አንድ ብለን እንደ አዲስ እቅድ አወጥተን እሱን ተፈራርመን እቅዳችንን ለማሳካት ቁርጠኛ ሆነን እንድንቀጥል የምናደርገው በአዲስ አመት ነው ማለት ነው። እንግዲህ አዲስ አመትን ልናከብር አንድ ቀን ሲቀረው ሙሉ ዝግጅቶቻችንን ጨርሰን እንግዲህ በዓሉን መስከረም አንድ ቀን በጣም ደስ በሚል ሁኔታ ስጋ እየተበላ ሁሉም ሰው አዳዲስ ልብስ ለብሶ ዘና በማለት ሁሉም ሰው ያከብራል ማለት ነው። በዓሉን ከወዳጅ ዘመዶቻችን ጋር አከብራለሁ ማለት ነው። በዓሉን በዚህ ሁኔታ ነው እኔ በዓልን የማከብረው